ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት ነው ያለኝ። ምክንያቱም የስራ ስነምግባርን ማክበር አለብኝ። እና ከስራ ባልደረቦቼ ጋር ጥሩ ግንኙነት እንዲኖር ማድረግ የስራ ፍቅር መኖር ወይም ደግሞ ስራህን እንደማክበር ነው ሚቆጠረው። ለዛ እኔ ደሞ የስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ።

በባህላችን ሰርግ በጣም በጥሩ ሁኔታ ይከናወናል። ሙሽራይቱ ወይም ሙሽራው። ፕሮግራሙን ባዘጋጁበት ቀን ወንዱ ወደ ሴቷ ቤት። ሙሽራው አጃቢዎችን ይዞ ይሄዳል። እሷ ደግሞ ተዘጋጅ ታጠብቀውና በዘፈን በጭብጫቡ በሆታ። ይዟት ይመለሳል ማለት ነው